ማር በጣም ነው የምወደው። ማር በብዙ ነገር እጠቀማለሁ ብቻውን ራሱ ብጠቀመው ማር በጣም ነው የምወደው። ነገር ግን በብዙ አይነት ነገር እኔ እጠቀማለው። በገንፎ እጠቀማለው ማር ማር ደግሞ በእንጀራ እጠቀማለሁ ማር እንዲሁ እጠቀማለሁ ማር ደግሞ በተለያየ ዘዴ ከተለያዩ ድጅቶች ጋር አድረጌ እጠቀማለው። ማር በጣም ከመውደዴ የተነሳ እኔ ራሴ የንብቀፎ አለኝ። ንቦች አሉኝ ንቦች ከአንድ ሺህ እስከ ሁለት ሺህ የሚደርሱ ንቦች አሉኝ። እናም በቀን ማር ሳልበላ አልውልም። በቀን ማር እጠቀማለሁ ማር ለብዙ ነገር ይጠቅማል። የአእምሮ እድገትን ለማሳደግ ትውስታን ለማሻሻል እና ደግሞ የተለያዩ ጥቅሞችም ተያይዞ ከማር ጋር ይወራሉ። እኔ ዞሮ ዞሮ ይጥቀምም አይጥቀምም ማርን በጣም ነው የምወደው። በገንፎ እጠቀማለሁ እንዲሁ ብዙ ጊዜ የምጠቀመው ባዶውን ዝም ብዬ በማንኪያ እያነሳሁኝ በመብላት እጠቀማለሁ